ባዶ እግር እግር መራመድ ታውቃለህ? ይላል በባዶ እግር መራመድ ታውቃለህ? ለማለት ነው በባዶ እግር መራመድ እምችለው ወይ ደግሞ እማውቀው በቤቴ ውስጥ ነው እሱም ደግሞ ቤቴ ካጸዳሁ በኋላ እንዳይቆሽሽ ጫማ በማድረግ አልጠቀምም እሱም በባዶ እግር እጠቀማለሁ ምክንያቱም እሱም ካልሲ በማድረግ ቅዝቃዜ ስላለው ቤቴ ውስጥ ነው እንጂ በአደባባይ ወይ ደግሞ በመንገዶች ላይ በባዶ እግር የመሄድ ልምድ የለኝም አልችልም ጭምር ነው